ዋይፋዬ ሆኜ ብዬ ቤቴ ላይ የለኝም። እውነት ለመናገር ግን በመሃል በሚሄድበት በካፌ ላይ በስራ በጨዋታ መጫወትበት ቦታ መጠጥም ምጠጣበት ቦታ ኮ ኳስ ሳይበት ቦታ ይህንን የሚገኝበት ዋይፋይ እጠቀማለሁ። ማለት ሁሌም ዋይፋይ ቤትን እስካገባሁ ድረስ ማለት መጠቀም ካለብኝም ከቤቴ ወጥቼ ነው በማጋኝባታቸው እድሎች እጠቀማለሁ ዋይፋይ ዋይፋይ ደስ የሚለው ነገር ፈጣን ከሆነ ደስ የሚል ነገር አለ። ማለት እኛ ሀገራችን ላይ ያለው ኔትወር ትንሽ ይቋረጥል በጣም ጥሩ አይደለም እዚሁን ነገር አስፈላጊ የሆነ ነገር ለማድረግ በመሃል ላይ ስለሚቋረጥብህ። በሞባይል ዳታ ከምትጠቀም በላይ ዋይፋይ አንዳንዴ ሁላችን ቦታ እየሄድን እንጠቀማለን ማለት በስራዬ አሁን ቢሮዬ ላይ አካባቢ አለ። ቢሮዬ ላይ ያለውን የምጠቀመው ዋይፋይ እዛ ሄደን ውሃ ስስከ እስከ ሻይ እስከምንጠጣ ሰዎችን እስከሚመጡን። ፀሀይ እየተመታን ስንቆይ በዛ ላይ ዋይፋይ እየተጠቀሙኝ ለብዙ ሰዓት እዛ ላይ ብዙ ሰዓት ላይ ባልጠብቅም ግን ባለኝ ሰዓት የምጠቅምባቸው ሰዓታችን አሉ እዛ ላይ ሆኜ የምጠቀምባቸው አድሎች አሉ። እዛ ላይ ስሄድ ሌላ ደግሞ ወደ ወደ ሆቴሎች ወደ ካፌዎች ትልቅ ካፌዎች ሲሄድ ደግሞ እዛ ላይ የምትጠቅምባቸው ቀኖች ደግሞ ብዙ ናቸው። አሁን ወደ አየ ጋር ሲሄድ ምሽት ሲደብረኝ እዛ ዋይፋይ እየተጠቀምኩሽ ሻይ እየተጠቀምኩ በዛ ላይ ብርጅ ያልሆነ ቦታ ፀሀይ እይታዎች ያየሁኝ ደስ የሚሉ እይታዎች ያየሁኝ በዛ ላይ ሁሌ ነው። በቃ እኔ ሞባይልን ከያዥኩኝ ሞባይል ኢንተርኔት ምናምን ሳልጠቅም ቁጭ አልልም በቃ በጣም በጣም ወስኜ ሆኛለሁ። በዚህ በዚህ ነገር እና በዚህ ነገር ብዙ ወይፋይም ባገኝው እጠቀማለሁ ካላገኘው ደግሞ ሞባይል ዳታ ሞልቼ ነው በጣም የምጠቀመው እና ይሄ ሁሌ የኔ ፀባይ ነው። ሰዎችም ደግሞ እንደዚህ ሳይሆን በቃ እንዴት ነው ሁሌም እንደም ሁሌ እንደምትጠቀም በጣም ሱሰኛ እንደሆንኩኝ ያውቃሉ። ዋይፋይ በብዙ ቦታ እንዳለ እንደተዘረጋ አሁን ወደምሆን የምንጫወትበት ቦታ አለ ኮረምቡላ ፑልም ያለበት ቦታ በዛ ላይ ዋይፋይ አለ። ጓደኞች ሆኜ እዛ ላይ ሆነን ስፒከር አብርተን ያሉት ሙዚቃ ሁሉ ቁጭ ብለን ስንሰማ ሁሌም ነው የምኖረው ይሄ ደግሞ የቆየ የቆየ ፀባያችን ስለሆነ ይሄንን ነገር ለማሳካት የማስችል አቅሞች በሙሉ እንድናከብራቸው እንድንደሰት የማያስችሉን ችሎታዎች እንዳለ በዛ ላይ ሆነን እንትን እናደርጋለን። ደግሞ ደስ የሚለን አንዳንዴ ዋይፋ ስትጠቀም ማለት ጥሩ የሆነ ኮኔክሽን ካለው አንዳንዴ ፊልሞች ሙዚቃዎች ደስ የሚሉ እይታዎች ደስ የሚል ነገሮችን ካሉ እኔን ዋይፋይን በመጠቀም አውርጄ ቤቴ ሆኜ የማይበት ስሰማ ደግሞ ብዙ አብዛኛው አውርድ ማወርድ የምፈልጉባቸው ጥሩ ሞቲቭ በጣም አበራታች የሆነው ጥሩ አናጋግር ያላቸው ደስ የሚል የሚማርክ ውብ የሆኑ ሲናገሩ ደግሞ ጥሩ ሰው የሆኑ እንደዚህ ነገሮችን በማውረድ በራሴ ላይ ጥቅም ላይ ለማዋል በቻልኩትን አደርጋለሁ። ደግሞ ሁሌም የማዳምጣቸው ደስ የሚሉት አበረታች የሆኑ ንግግሮች በእንግሊዘኛ ሲሆኑ ሁሌ የምሰማቸው ቁጭ ተኝቼም ይሁን ቁጭ ብዬ እሰማቸዋለሁ ደግሞ ለመስደብረኝም የክፉም ለጥሩም የሚሆነኝ ይሆነኛል። ብዬ ስለማስባቸው ተደራያዬን በተዳጋጋሚ ስለማደርገው ሰዎችን እንዴት እንዳደርግኩትም ለራሴ ሰዎችም እንደዚህ ያን ጥሩ መሆኔን ለራሴ ነግሮኛል ማለቴም የኳስ ትንተና ቢኖርም እንደዛ እያልኩኝ በወፍ አውርጄ ቤቴ ላይ አስቀምጬ የሚሉ ጥቅምባቸው ቅኖቹ ነው ብዙ ናቸው። ብቻ እኔ በሞባይሌና ከሞባይሌ መጓዝ እና መንቀሳቀስ አልችልም። በጣም በጣም በጣም እንትን ብሎን ከህይወቴ ተጣምሮ ነገሮችን እንትን ለማለት ሞክሬያለሁና ይሄ የቆየው ጠባዬ ነው የቆየ ቤሔቨሬ ጠባዬ ነው። ሁሌም የማደርገው ነገር ነው መቀየር የምችለው ጎን በቻልኩትን ለመቀየር የሞከርኩኝ ነው። ይሄ ደግሞ ጥሩና ጥሩ እንደሆነ ይሰማኛል መቀየር ያለብኝ እንድቀይር

ይሄ ጫማ ቁጥሬን ሰላሳ ዘጠኝም አደርጋለሁ አንዳንዴ አርባ ቁጥርም አደርጋለሁ ማለት ብዛት እንደ እንትኔ ነው የማደርገው። አስራ ዘጠኝ ከሆነ የምጠቀምበት ጊዜ አለ ግን የጫማ ትክክለኛ ቁጥሬ አርባ ነው። አርባ የምጠቀመው ትንሽ ሰፋ ሳይለኝ እንትን ሳይለኝ እኔና የሚያጠቀመው ወቅት በሰላሳ በአርባ ቁጥር ነው አርባ ቁጥር ነው የምጠቀመው። ይሄ የምጠቀመው ቁጥር አርባ ቁጥር ሰውን የሚያስፈልገውን እንትን ለማድረግ ነው። አርባ ቁጥር እኔም የምጠቀመው ቁጥር ነው። እውነት ትረበግ ልጅነቴ አለ ቁጥርን እየቀየርክ ነው የምትሄደው እኔም የምጠቀመው ቁጥር ግን አርባ ነው። አንዳንዴም ሳላሳ አዛ ቁጥር አደርጋለሁ አንድ ሰላሳ ዘጠኝ አደርጋለሁ አርባ ቁጥር ግን ሞር ምቾት የሚሰማኝ ስሜት ስለሆነ እሱን እጠቀማለሁ። እዛ ላይም ጥቅማችን ብራንዶች ደግሞ በብራንዳቸው ላይ እኩል አይደለም አብዛኛው አርባ ቁጥር ብለው አርባ ቁጥር አይደለም አርባ ቁጥር ብለህ ሰላሳ ዘጠኝ የሚሆኑ አሉ። በዛን ትልቅም ይሆናሉ እና ሁሌ የጫ ቁጥራቸውን ብራንዳቸው እዛ ላይ ትንሽ ችግር ስላላቸው ይሄን በጨማይ በገን ላይ እንትን አደረገኝ። እኔ የጫማዬን ቁጥር እንደራስ ነው አይደለም እኔ አንድ ማለት ማለትምፈልገው ይሄንን የኔ የጎን ስፋት አለው ጨማዬን ማለት ነው። እግሬን የጎን ስፋት አለው ቁሞት የለውም። በቁሞት ላይ እኔ ሰፋ ያለ አርባ ቁጥር አርባ ቁጥር በሆነ ገንገፍ ሰፋ ያለው ነው የማረገው። ሰላሳ ዘጠኙ ሰፋ ያለ ከሆነ ያስገብም የኔ ልጠቅም እችላለሁ እና ሁሌ ጫማን ብማርገው ጊዜ እንደዛ አይነት ነው የምመርጠው። ግን ጫማ ላይ እንዳልኩት ብራንዱ ላይ በጎን የጨመረ ከሆነ በጎን ሰፋ ያል ከሆነ ሰላሳ ዘጠኝ የማደርግበት ወቅት አለ ቆሞ ስላየ ሳይሆን በጎን ላይ ሰፍ ያለ ግን የምጠቀመው። የኔ ጫማ አቀማመጥ ቅርጼ እንደዛ ስለሆነ ነው እንደዛ የምለው። ማለት ጫማ ብዙ አይነቶች ሊኖሩት ይችላሉ። ጫማው ላይ ብዙ የሚጠቅም ጠቅሞች ሊኖሩ ይችላሉ። ይህንን ለማድረግ እኔ የምችለውን በራሴ የሚመችን ስለማደርግ ብራንዶች ደግሞ ብዙ ነው የምትጠቀመው እኔ በዛኛው አሁን የምጠቀማቸው አለ ኦልስተር በጣም ደስ የሚል ጫማ ስለሆነ ጥቅምበታለሁ። እሱም አርባ አርባ ሳይሆን ሰላሳ ዘጠኝ ምክንያቱም በመሃል ላይ የሚሰፋ ስለሆነ የሚሰፍ የሚሰፋ ባህሪ ስላለው ስለሚሰፋ እንትን እሱን መስፋቱን እንደ ጋጣሚ እጠቀምበታለው። ሁለተኛ የምትጠቀመው ብራንድ ኒው ባላንስ ኒው ባላንስ አንድ ጫማ አለኝ አንድ ጫማ ሰፋ ያለ ትንሽ እሱን አርባ ቁጥር ነው። ሌላኛው የምታየው የሌዘር ጫማ ሆኖ የውጭ የመጣ እንኳን የሚጠቀምበት የነበረው እሱን እጠቀማለሁ ሌላኛው እሱም እጠቀማለሁ። ከዛ አልፎ ኦል ስታር ናይክ ምናምን ነበረኝ እንጂ አሁን የለኝም ማለት አልቀውም አልቀዋል ደግሞ የማታውቅ ብራንዶቹ አንዳንድ አሉ። ከዛ ሌላ በዛ ወጥ ደግሞ ሽረጥ ጫማዬም ደግሞ አሉኝ እሳቸው ደግሞ እጠቀማለሁ። እናም የኔን ቁጥር በአጠቃላይ በጎን ስፋቱ የሆነ የሆነ ሰላሳ ዘጠኝ እጠቀማለሁ ለማለት ነው። ማለት ሰላሳ ዘጠኝ ከሆነም እኔም እጠቀማለሁ እኔም የምጠቀምበት ጊዜ ግን የኔ ጠቃሚ ነው ወይ የሚለውን? ስለምትጠቀም የሆኑ ንገሮች መጀመሪያ ሞክሬ ስለማደርገው ነገሮቹ እንዲሁ እንዲያድግ የሚያደርግባት ወቅት ስላለ ለራሴን ጠቃሚ እንዴት እንደምትጠቀምባቸው ስለማውቅ ለራሴ እንትን የሚመጭብጨት የሚሰጠኝ ኮንፈርት የሚያስማኝ ነገሮች አሉ ግን በኦልስታር ላይ ብዙ ምቾት የሌለባቸው ጫማዎች አሉ። ማለቴን ብዙ በሙኝ በሙኝ አይደለም የምትበዛቸው ግን የሆነ ሻይ ላይክ ሆኖ ለራስህ ደስ የሚለውን ደስ የሚያሰኘኝ ነገር እንዳለበት መሳወቅ ያለበት ነገሮች ጌታዎች እንዳለበት መሳወቅ ስላለብኝ ነው